እኔ ሽማግሌዎችን በደንብ አከብራቸዋለሁ። ሽማግሌዎች ሲመጡ ወንበር በመልቀቅ፤ ሽማግሌዎችን ሰላምታ ስጠይቅ ጎንበስ ብዬ ሰላምታ በመጠየቅ እና ሽማግሌዎች የሚያስፈልጋቸው እርዳታ ካለ በመርዳትና ትልቅ አክብሮት ለሽማግሌዎች አለኝ። ሽማግሌዎች የሚመክሩኝን ምክር በመስማት ሽማግሌዎችን አከብራቸዋለሁ። ስለዚህ ሽማግሌዎች በእድሜም ገፋ ገፋ ያሉ ስለሆኑ ሽማግሌዎች መከበርና መወደድ ይኖርባቸዋል። ስለዚህ እኔ ሽማግሌዎችን በደንብ ነው የማከብራቸው፤ ጎንበስ ብዬ ሰላም እላችኋለሁ፤ ወንበር እለቅላችኋለሁ። ስለዚህ ሽማግሌዎችን በእንደዚህ አይነት ሁኔታ ነው የማከብራቸው።

አዎ ወደ ስራ በሰአቱ እደርሳለሁ ወደ ስራ በሰአቱ መድረስ የሙያ ስነ ምግባር ነው ምክንያቱም አሰሪዎቼ እንዲደሰቱና ብዙ ሰራተኞችን ማስተናገድ እንድችል ስራዬንም በአግባቡ እንድሰራ ተደስቼና ቀኔን በመልካም ሁኔታ እንዳሳልፍ። ወደ ስራ በሰአቱ መድረስ ይኖርብኛል። ስለዚህ እኔ ወደ ስራ በሰአቱ እደርሳለሁ ምክንያቱም ይህ የሙያ ስነምግባር ነው። እና

ኦ እኔ በፋሃም ማብሰል አልችልም። በፋሃም ምን አይነት ምግብ እንደሆነ ማወቅ ኖሮ አብስል ነበረ። ስለዚህ እኔ በፋሃም የሚባል ምግብ ሰምቼም አላውቅም አይቼም አላውቅም። ስለዚህ እኔ በፋሃም ማብሰል አልችልም ሰው ደግሞ ሊያበስል የሚችለው የሚያውቀኑና የሚሰማውን የሚያየውን የምግብ አይነት ነው። እኔ በፋሃም የሚባል ምግብ አላውቅም። ስለዚህ እኔ በፋሃም ማብሰል አልችልም።

አዎ የዝናብ ውሃ እሰበስባለሁ የዝናብ ውሃን መሰብሰብ በቂ የሆነ የውሃ መጠንን እንድናገኝና ለረጅም ጊዜ የውሃ መጠን ውሃ ሳንቸገር እንድንጠቀም ይረዳናል። እኔ ውሃን የዝናብ ውሃን የምስበስብበት ምክንያት ልብሶቼን ለማጠብ አንዳንድ እቃዎቼን ለማጠብ እና የተለያዩ ነገሮችን ለማጠብ የዝናብ ውሃን እሰበስባለሁ

እኔ በቀን ስምንት ብርጭቆ ወይንም ደግሞ ሁለት ሊትር የውሃ መጠን እጠጣለሁ። ምክንያቱም ሁለት ሊትር ወይንም ደግሞ ስምንት ብርጭቆ ውሃ መጠጣት ጤናማና በሳይንስ የሚደገፍ የውሃ መጠን ነው። አንድ ሰው በቀን ስምንት ብርጭቆ ወይንም ደግሞ ሁለት ሊትር የውሃ መጠንን መጠጣት ይኖርበታል። ይሄ ጤናማና በሳይንስ የሚመከር የመጠጥ የውሃ መጠጥ ብዛት ነው።

እኔ ብዙ ትንሽ ሳለው የማስታውሳቸው ነገሮች ጥቂት ናቸው እኔ ብዙ ትንሽ ሳለሁ ወደ ትምህርት ቤት አባቴ ይዞኝ ሲመላለስና በተለያዩ ሁኔታዎች ብዙ ትንሽ ሳለው አስታውሳለሁ። እኔ ትንሽ ሳለው ብዙ ጥፋቶችን በማጥፋትና ብዙ ጊዜ በመገረፍ ብዙ ጊዜ ብዙ ትልልቅ ጥፋቶችን በማጥፋት እኔ ትንሽ ሳለሁ አስታውሳለሁ።

እኔ ዜና አላነብም። ምክንያቱም ጊዜው ተራቋል ቴክኖሎጂውም ከፍተኛ ደረጃ ላይ ስለደረሰ እኔ ዜናን ከተለያዩ ከዜና ምንጭ ካላቸው ከተለያዩ አውታረ መረቦች ማለትም ደግሞ መተግበሪያዎች ዜናን እጠቀማለሁ። ለምሳሌ ከ ዜናን ከምጠቀማቸው መካከል ሲኤንኤን፣ ቢቢሲ እና አልጀዚራ ከመሳሰሉት 'የሶሻል ሚዲያ' እና የሚዲያ ተቋማት ዜናን አገኛለሁ። ስለዚህ እኔ ዜናን በማንበብ አይደለም የማገኘው ዜናን ቪዲዮ በማየት ነው ዜናን የማገኘው። ከዩቲዩብ እና ከተለያዩ ድረ ገጾች ከተለያዩ መተግበሪያዎች ላይ ዜናን አገኛለሁ።

አዎ እኔ በተፈጥሮ ውስጥ መራመድ እወዳለሁ በተፈጥሮ ውስጥ መራመድ እጅግ በጣም ሰላማዊና ደስታን የሚሰጥ ተግባር ነው። ተፈጥሮን መመልከትና ተፈጥሮን መመልከት ከተፈጥሮ ጋር ጊዜ ማሳለፍ እጂግተፈጥሮአዊና ለሰው ልጂ እጂግ በጣም እሚያስደስት ተግባር ነው። ስለዚህ በጣም ደስ ይለኛል ብዙን ጊዜ ሳርላይ በባዶ እግሬን እና በጣም አሪፍ አሪፍ እና የሚያማምሩ አትክልቶች የሚያማምሩ ዛፎች ባሉበት በባዶ እግሬ ሳር ላይ መራመድ ያስደስተኛል። ይህም ተፈጥሮአዊ የሆነ ስሜት እንዲሰማኝ ያደርገኛል።

አዎ እኔን ነገሮቼን በስነ ስርዓት አስቀምጣለሁ ምክንያቱም እሄ ብልህ ተግባር ነው በነገሮችን በስነ ስርዓት ማስቀመጥ ነገሮች እንዳይዘበራረቁና አንዱ ከአንዱ እንዳይቀድም አንዱ ከአንዱ በልጦና አንሶ እንዳይታይ ነገሮች ቅደም ተከተል መያዝ ይኖርባቸዋል ስለዚህ እኔ ነገሮቼን በስነ ስርዓት አስቀምጣለሁ። ነገሮችን በስነ ስርዓት ማስቀመጥ መልካም የሆነ ስነ ምግባርና ተወዳጅ የሆነ ስነ ምግባር ነው። ስለዚህ ነገሮቼ እንዳይዘበራርቁና ይህ መልካም ስነ ምግባር ስለሆነ እኔ ነገሮቼን በስርዓት አስቀምጣለሁ

አዎ ወደ ስራ እጓዛለሁ ለስራ የምጓዝበት ምክንያትም ስራዬን በአግባቡ እንድሰራና መልካም የሆነ ጊዜ እንዳሳልፍ ጠዋት ቁርሴን ከበላው በኋላ ቶሎ ወደ ስራ እጓዛለሁ ወደ ስራም ስጓዝ አንድ እስከ ሁለት ኪሎ ሜትር ድረስ ልጓዝ እችላለሁ ወደ ስራ ተጉዤ መልካምና ጥሩ የሆነ ጊዜን አሳልፋለሁ። ስለዚህ ስራም ስለምሰራ ወደ ስራ እጓዛለሁ።

እኔ የተለያዩ መሳሪያዎችን ልጠቀም እችላለሁ ከመሳሪያዎች መካከል አንዱ ሞባይል ነው ሞባይል ትልቅ መሳሪያ ነው ሞባይል ስማርት እና ከአለም ጋር ኮኔክት እንድናደርግ ከተለያዩ ነገሮች ጋር ኮኔክት እንድናደርግ ይጠቅመናል ሞባይል ጥሩ መሳሪያ ነው። ስለዚህ እኔ ሞባይል መሳሪያን እጠቀማለሁ እና ድምጽን ሪከርድ ለማድረግ ማይክን እጠቀማለሁ። ማይክን መጠቀም የተሻለ ድምጽን እንድናገኝና የተሻለ ጥራት ያለውን ድምጽ እንድናገኝ ቪዲዮአችንም ጥሩ እንዲሆን ይረዳናል። ስለዚህ እኔ ሞባይል እና ማይክን መሳሪያዎችን እጠቀማችኋለሁ። እኔ እነዚህን መሳሪያዎች ነው የምጠቀመው የመጀመሪያው መሳሪያዬ ሞባይል ሲሆን ሁለተኛ መሳሪያዬ ማይክ ነው እኔ የምጠቀማቸው መሳሪያዎች እነዚህ ናቸው።

አዎ እኔ ወተት እጠጣለሁ ወተት ለሰውነታችን እጅግ በጣም እና አስፈላጊ የሆኑን ንጥረ ነገሮችን ይይዛል ከእነዚህም ንጥረ ነገሮች መካከል ካልሲየም ቫይታሚን እና ተለያዩ አሪፍ አሪፍ ንጥረ ንጉሮችን ስለሚይዝ እና ፎስፈረስን እና ተለያዩም አሪፍ ንጥረ ነገሮችን ይይዛል። ወተት መጠጣት ለህፃናትም ሆነ ለትልልቅ ሰዎች እጅግ በጣምና አስፈላጊ የሆነ መጠጥ ነው። ስለዚህ እኔ ወተት እጠጣለሁ

አዎ እኔ የቪዲዮ ጥሪ አደርጋለሁ ምክንያቱም የቪዲዮ ጥሪ ማድረግ ከምናወራው ሰው ጋር እጅግ የሆነ ከፍተኛ ጥራት እየተተያየንና እየተግባባን በፊት እየተግባባን እየተያየን በጥሩ ሁኔታ እንድንግባባ ይረዳናል። እኔም ደግሞ የቪዲዮ ጥሪ የማደርግበት መተግበሪያ ቴሌግራም ነው በቴሌግራም የቪዲዮ ጥሪ አደርጋለሁ። ከሰዎች ጋርም በደንብ እንድግባባና በደንብ ተግባብቸ እየተያየሁ በአይን እየተያየሁ እንዳወራ ስለሚረዳኝ። ቪድዮ ጥሪን አደረጋለሁ

የኔ ዋና ሀላፊነቴ ተከራይቼ የምኖርበትን ቤት የቤት ክራይ መክፈል እና የምግብ ወጪዎችን ለራሴ መቻል እና የተለያዩ ትልቅ ሀላፊነቶች አሉብኝ። ስለዚህ የኔ ዋናው ሀላፊነቶቼ የቤት ክራይ መክፈል እና የምግብ ወጪዎችን ማስተካከል እና የሚያስፈልጉኝን ትልልቅ የሚያስፈልጉኝን ልብሶችን እና የተለያዩ ማቴሪያሎችን መግዛት እና ለተቸገሩ ሰዎች መርዳት እና የተለያዩ ትልልቅ ሀላፊነቶች አሉኝ። ስለዚህ ዋና ሀላፊነቶቼ የኔ ዋና ትልልቅ ሀላፊነቶቼ የቤት ክራይና ምግብ መግዛት እና የተለያዩ እቃዎችን መግዛት። የኔ ትልቅ ዋና ሀላፊነቶቼ ናቸው

አዎ እኔ መንዳት እችላለሁ። በተለይም ሳይክል እና ሞተር መንዳት እችላለሁ። እኔ መኪና መንዳት አልችልም። መንዳት የምንችላቸው ተሽከርካሪዎች ሳይክል እና ሞተር ናቸው። ሳይክል ስነዳ በጣም ደስታ ይሰማኛል። እና ተፈጥሯዊ ስሜት እንዲሰማኝ ያደርጋል። ስለዚህ እኔ መንዳት እችላለሁ።

አዎ እኔ ምግቤን ለሌሎች ማካፈል እወዳለሁ ለሌሎች ምግብን ማካፈል ለተቸገሩት መርዳት ነው ለተቸገሩት መርዳት ደግሞ መልካም ስነምግባር ነው። ያገኘነውን ምግባችንን እና በቂ እና ከበቂ በላይ ምግብ ካለን ለተቸገሩትና ምግብ ለሌላቸው ማካፈል መልካምና ጨዋ የሆነ ስነምግባር ነው። ስለዚህ እኔ ምግቤን ለሌሎች ማካፈል እወዳለሁ

አዎ እኔ አዳዲስ ቴክኖሎጂዎችን መማር እወዳለሁ አዳዲስ ቴክኖሎጂዎችን መማር ከዘመኑ ጋር እኩል እንድንራመድና እኩል እንድንሄድ ያደርገናል አዳዲስ ቴክኖሎጂዎችን መማር በዘመኑ መራቀቅና በዘመኑ ከፍተኛ ደረጃ ላይ መድረስ በጣም ደስተኛና ደስተኛ እንድንሆን ስለሚያደርገን። እኔ አዳዲስ ቴክኖሎጂዎችን መማር እወዳለሁ እንደኔ አይነት ያሉ ሰዎች አዳዲስ ቴክኖሎጂዎችን መማር ይወዳሉ። ስለዚህ አዳዲስ ቴክኖሎጂዎችን መማር በጣም ጠቃሚና ወሳኝ ነገር ስለሆነ እኔ አዳዲስ ቴክኖሎጂዎችን መማር እወዳለሁ

እኔ በቤት ውስጥ መሆንን እመርጣለሁ በቤት ውስጥ መሆን ከደህንነት ስጋት እንድናርፍና እጅግ በጣም ደስ የሚል ሰላም እንዲሰማን ያደርጋል። በቤት ውስጥ መሆንን እኔ እመርጣለሁ በቤት ውስጥ መሆን ትልቅ የደህንነት ጥበቃ እንድናገኝ እና ትልቅ ሰላም እንድናገኝ ይረዳናል። ስለዚህ እኔ በቤት ውስጥ መሆንን እመርጣለሁ

የምወደውን ምግብ ፍራፍሬና አትክልት ነው ፍራፍሬና አትክልት እጅግ በጣም ተፈጥሮአዊና በጣም ለሰው ልጅ ትልልቅ ንጥረ ነገሮችንና አስፈላጊ ንጥረ ነገሮችን ስለሚይዝ ለረጅም አመትም እንድንኖር ይረዳናል። ፍራፍሬንና አትክልትን መመገብ የድሮ ሰዎችና አሁን ላይ ለረጅም አመታት የመኖር የሚችሉ ሰዎች የሚወዱትና አብዝተው የሚመገቡት የምግብ አይነት ፍራፍሬና አትክልት ነው። ፍራፍሬና አትክልት እጅግ በጣም ተፈጥሮአዊና ንጹህ የሆነ የምግብ አይነት ነው። ስለዚህ ከተፈጥሮዊና ንጹህ ስለሆነ እኔ የምወደው የምግብ አይነት ፍራፍሬና አትክልት ነው

አዲስ አመትን በደስታ እከብራለሁ ምክንያቱም አዲስ አመት መጣ ማለት አሮጌውን ጊዜያችንን አሮጌ ዘመናችንን አሮጌ ማንነታችንን ጥለንና አራግፈን ወደ አዲሱ ማንነት ወደ አዲሱ ዘመን ወደ አዲሱ አመት የምንሸጋገርበት ስለሆነ እኔ አዲስን አመት ማክበር ያስደስተኛል። አዲስ አመት አዲስ ጊዜ፣ አዲስ ተግባርና አዲስ እቅድ ስለሚኖረኝ አዲስ አመትን ማክበር እጅግ በጣም ያስደስተኛል።

እኔ ቀልድ መናገር አልወድም፤ ምክንያቱም ቀልድ ከመናገር ይልቅ ቁም ነገር መናገር ይሻላል። ቀልድ ከመናገር ምንም አይነት ቁም ነገር አናገኝም። ቀልድ መናገር ጊዜን በአግባቡ እንድናሳልፍና ጊዜያችንን እንድናባክን ያደርገናል ቀልድ መናገር በጣም አስጸያፊና መጥፎ ተግባር ነው። ስለዚህ እኔ ቀልድ መናገር አልወድም።

በልጅነቴ የነበረኝ የመኖሪያ ቤት አይነት አነስተኛ ቤት ነው እናም ደግሞ በጣም አሮጌ ቤት ነበረ። በልጅነቴ የነበረኝ ቤት አሁን ላይ ግን አሁን ላይ ግን የተሻለና ጥሩ ቤት ውስጥ መኖር እችላለሁ። በልጅነቴ የምኖርበት ቤት አነስተኛና ዝቅተኛ ቤት ነው። እና የድሮ ቤት ነው አሁን ላይ ግን የተሻለ መኖሪያ አለኝ። የልጅነት በልጅነት የነበረኝ የመኖሪያ ቤት ዝቅተኛና አሮጌ ለረጅም አመት የቆየ እና አነስተኛ ትንሽ ቤት ነው።

በቤተሰብ የምናከብረው የባህል አይነት ገና ፋሲካ እንቁጣጣሽ እና መስቀል ናቸው ምክንያቱም ይህንን በዓላት የምናከብረው እኛ ክርስቲያኖች ስለሆንን እና ፕሮቴስታንቶች ስለሆንን ነው። እነዚህን የበዓላት አይነቶች ምናከብረው ገናን ማክበር የክርስቶስ በቤተሰብ የምናከብረው የባህል አይነት ገና ፋሲካ እንቁጣጣሽ እና መስቀል ናቸው። ምክንያቱም ይህንን በዓላት የምናከብረው እኛ ክርስቲያኖች ስለሆንን እና ፕሮቴስታንቶች ስለሆንን ነው። እነዚህን የበዓላት አይነቶች ምናከብረው ገናን ማክበር የክርስቶስ መወለድን ያመልክትልናል። ፋሲካ ደሞ የክርስቶስ ከሞት መነሳትን እንድናስብ ያደርገናል። ስለዚህ እኔ የማከብረው እኛ ቤተሰብ የምናከብረው የበአል አይነት ገና ፋሲካ መስቀል እንቁጣጣሽ ናቸው።

መጽሐፍን ሁል ጊዜ አነባለሁ መጽሐፍን ማንበብ ሙሉ ሰው ያደርጋልና ከመፅሐፍ ብዙ እዉቀቶችንና ብዙ ጥበቦችን ማግኘት ስለምንችል። እኔ መጽሐፍ ብዙ ጊዜ አነባለው ብያንስ በቀን ሁለት ጊዜ መጽሐፍ አነባለው ቢያንስ ለሁለት ሰዓታት ያክል መፅሐፍትን አነባለው። መፅሐፍትን ማንበብ እጅግ ብልህ እና ንቁ እንድንሆን እና የአእምሮአችን ካፓሲቲ ከፍተኛ እንዲሆን እና አእምሮአችን አይክው እንዲሰፋ ያደርጋል። ስለዚህ መጽሐፍ ማንበብ እወዳለሁ። ለረጅም ጊዜ መጽሐፍትን አነባለሁ

አዎ መብረቅ እፈራለሁ። መብረቅን የማይፈራ ማንም አይነት ሰው የለም መብረቅ የሚያስፈራና አስደንጋጭ ከሰማይ የሚወርድ ነገር ነው። መብረቅ እስከ አስር ሺህ ቮልት ድረስ እንዳለው ብዙ ሰዎች ይናገራሉ። መብረቅ አስር ሺህ ቮልት ድረስ አለው በመባል ይታወቃል። ስለዚህ መብረቅ የሚፈጠረው በሰማይ ላይ የሚገኝ የኤሌክትሪክ ሀይል መሰብሰብና ያ የኤሌክትሪክ ሀይል በድንገት ሲለቀቅ ነው የኤሌክትሪክ የመብረቅ የሚፈጠረው

ስለ ቤተሰቦቼ ልንገርህ ቤተሰቦቼ መልካምና ጥሩ ስነምግባር ያላቸው ናቸው። እኔ አንድ አባት አንድ እናትና አምስት ወንድሞች አንድ እህት አለኝ። ቤተሰቦቼ ፈርሃ እግዚአብሔር ያላቸው ናቸው። ቤተሰቦቼ መማርን አብዝተው ይወዳሉ በትምህርት ያምናሉ። አዳዲስ ነገሮችን መማሪያ ይወዳሉ አዳዲስ ነገሮችን ማግኘት ይወዳሉ። ቤተሰቦቼ መልካም ስነምግባር ያላቸውና ጥሩ ስነምግባር ያላቸው በህብረተሰቡም ተወዳጅነት ያላቸው ናቸው

አዎ ስማርት ፎን እጠቀማለሁ። በአሁኑ ጊዜ ከልጅ እስከ አዋቂ ድረስ ያሉ ሰዎች ስማርት ፎንን ይጠቀማሉ። በአለም ደረጃ በብዙ ቢሊየን የሚቆጠሩ ሰዎች ስማርት ስማርት ፎንን ይጠቀማሉ። ምክንያቱም ጊዜው የስማርት ፎን እና የስማርት ጊዜ ስለሆነ ከፍተኛ ቴክኖሎጂ ያለበት ጊዜ ስለሆነ በዕስለም ላይ በብዙ ቢሊየን የሚቆጠሩ ሰዎች ስማርት ፎንን ይጠቀማሉ ስለዚህ እኔም ከነዛ ሰዎች መካከል ስለሆንኩኝ ስማርት ፎንን እጠቀማለሁ። ስማርት ፎን መጠቀም ብልህነትና አዋቂነት ተግባር ነው። ስለዚህ እኔ ስማርት ፎንን እጠቀማለሁ።

አዎ በስራ ላይ ችግሮችን እፈታለሁ ምክንያቱም በስራ ላይ ችግሮችን መፍታት እጅግ ብልህና በጣም አዋቂነት ተግባር ነው። ስለዚህ እኔ በስራዬ ላይ ችግሮቼን እፈታለሁ ችግሮቼን መፍታት ካልቻልኩኝ ችግሮች ይደራረቡና ስራዬን እስከማቋረጥ ድረስ ስለምደርስ በስራዎቼ ላይ የሚገጥሙኝን ችግሮችን መፍታት ግዴታዬ ነው። በስራችን ላይ ችግሮቻችንን መፍታት እጅግ ብልህና ጥበባዊ የሆነ ስልት ነው። ይህም የቢዝነስ ስትራቴጂዎች ውስጥ አንዱ ነው። ስለዚህ በስራዎቼ ላይ ችግሮቼን እፈታለሁ

እኔ የምወደው እንስሳ ውሻ ነው። ውሻ በጣም ደስ የሚለኝና የምወደው እንስሳ ነው። በብዙውን ጊዜ በአሜሪካ የሚገኙ ሰዎች ውሻን አብዝተው ይወዳሉ። ውሻም ከቤተሰብ ጋር አብሮ ተቀላቅሎ የሚኖር እንስሳ ነው በአሜሪካ ውስጥ ስለዚህ እኔ ውሻን እጅግ እወዳለሁ። ውሻ በጣም ታማኝና ብዙ ለረጅም አመታት ታማኝ ሆኖ የሚያገለግልና ጠንካራ የሆነ እንስሳ ነው። ብዙውን ጊዜ ውሻን ለፖሊሶች ለምርመራ ይጠቀሙታል። ለምርመራ ማከናወን ፖሊሶች ውሻን ይጠቀሙታል። ብዙዎች ደግሞ ለቤት እንስሳነት ይጠቀሙታል። እኔም ደግሞ ውሻን ለቤት እንስሳነት ስለምጠቀም የምወደው የእንስሳ አይነት ውሻ ነው።

እኔ የምጠቀመው ትራስ አንድ ነው ምክንያቱም እኔ አንድ ሰው ስለሆንኩኝ አንድ ነው ትራስ ልጠቀም የምችለው ሁለት ትራስ መጠቀም ለአንገት መቀርቀርና ለአንገት መቀጨት ስለሚያደርሰኝ እኔ የምጠቀመው የትራስ መጠን አንድ ነው። ስለዚህ ትራስ እጠቀማለሁ የምጠቀመውም የትራስ መጠን አንድ ነው ልጠቀመው የምችለው የትራስ መጠን

እኔ አሁን ላይ ምንም አይነት አመራር ሚና የለኝም። ብዙም ጊዜ አመና አመራር ሚና የሚኖራቸው በትልቅ ድርጅቶች ላይ ማናጀር ወይም ደግሞ የሴልስ ማናጀር እና የተለያዩ ማናጀርመንቶችን የሚሰሩ ሰዎች ናቸው የአመራር ሚና ያላቸው። እኔ ደግሞ አሁን ላይ ምንም አይነት ድርጅት ውስጥም ሆነ ተቀጥሬ ስለማልሰራ ምንም አይነት የአመራር ሚና የለኝም

እኔ የማውቀው ምሳሌ አይነት በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚለው ምሳሌ ነው። ይህም ምሳሌ ብዙ ኢትዮጵያውያን የሚወዱትና ደስ የሚላቸው ምሳሌና የሚተገብሩት ምሳሌ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ማለት በእጅ የያዝ ነው። ቆንጆና ትልቅ ነገር እና ዋጋ ያለው ነገር በእጃችን ላይ ሲበዛ ተራ እናደርገዋለን። እናጣጥለዋለን ያኔ በእጅ የያዙት ወርቅ እንደመዳብ ይቆጠራል ማለት ነው።

አዲስ መማር የምፈልገው የትምህርት አይነት ኮምፒውተር ኢንጂነሪንግ ነው ይህም የኔ ኮምፒውተር ኢንጂነሪንግ መማር በጣም ህልሜና የምወደው ወደፊት መማር የምፈልገው ትልቅ ራእዬና ትልቅ አላማዬ ስለሆነ ኮምፒውተር ኢንጂነሪንግ መማር እወዳለሁ። ኮምፒውተር እንዴት እንደሚሰራ ኮምፒውተር ለመስራት ምን አይነት ሲስተሞችን እንደሚጠቀም እና ምን አይነት ነገሮችን እንደሚጠቅም መረዳት እፈልጋለሁ። ስለዚህ እኔ መማር የምፈልገው ወደፊት መማር የምፈልገው የትምህርት አይነት ኮምፒውተር ኢንጂነሪንግ ነው።

እኔ ሳንቲም አልቆጥብም ሳንቲም አልቆጥብም ምክንያቱም ሳንቲም የሚቆጥቡ ሰዎች ገንዘባቸውን ለረጅም ጊዜ ማቆየትና እድገትን ብዙም የማይፈልጉ ሰዎች ናቸው። ሳንቲም መቆጠብ ስልታዊና ጥበባዊ መንገድ አይደለም ሳንቲምን ከመቆጠብ ይልቅ አጠራቅመን ለኢንቨስትመንት ማዋል በጣም ስልታዊና ጥበባዊ መንገድ ነው። ስለዚህ እኔ ሳንቲምን ከመቆጠብ ይልቅ አጠራቅሜ ለስልታዊና ጥበባዊ ለሆኑ መንገዶች አውላለሁን። ስለዚህ ሳንቲምን አልቆጥብም ኢንቨስት በማድረግ ተጨማሪ ሳንቲሞችን ማግኘት እችላለሁ። ስለዚህ እኔ ሳንቲሞችን አልቆጥብም።

አዎ እኔ ባህላዊ ልብሶችን እለብሳለሁ። ብዙም ጊዜ ባህላዊ ልብሶችን የምለብሰው የብሄር ብሄረሰቦችን የበአል ጊዜ ለማክበር ሲሆን የብሄር ብሄረሰቦችን በዓል ለማክበር የባህል ልብሶችን ልለብስ እችላለሁ። እኔ የኦሮሞ የባህል ልብስን እለብሳለሁ ምክንያቱም እኔም ኦሮሞ ስለሆንኩኝ የባህል ልብሶችን እለብሳለሁ ምክንያቱም የባህል ልብሶችን የምለብስበት ጊዜ የብሄር ብሄረሰቦች ጊዜ ብቻ ነው ስለዚህ እኔ ባህላዊ ልብስ እለብሳለሁ።

አዎ በስራ ቦታ ጓደኛ አለኝ ምክንያቱም በስራ ቦታዬ ጓደኛዬ ጓደኛ ሲኖረኝ በጣም ስራዬን በደንብ እንድሰራና ስራዬን በማስተዋል እንድሰራ ስራዬን በተረጋጋ መንፈስ እንድሰራና ስራዬን ደስ ብሎኝ እንድሰራ ያደርገኛል። ስለዚህ እኔ በስራ ቦታዬ ጓደኛ አለኝ በስራ ቦታዬ ጓደኛ ሲኖረኝ በጣም ደስተኛ ሆኜ ስራዬን ስለምሰራ። በስራ ቦታ ጓደኛ አለኝ።

አዎ የጊዜ መቁጠሪያ እጠቀማለሁ የጊዜ መቁጠሪያ መጠቀሜ ጊዜዬን በአግባቡ እንድጠቀምና ጊዜዬን ላይ ማድረግ ያሉብኝንና መስራት ያለብኝን ስራዎች እንድሰራ ይረዳኛል። ስለዚህ ጊዜን መጠቀም ስልታዊና ጥበባዊ የሆነ መንገድ ስለሆነ ይህም ብስለት ስለሆነ ይህም ጥሩ ነገር ስለሆነ እኔ የጊዜ መቁጠሪያ እጠቀማለሁ

አዎ መተግበሪያዎችን አወርዳለሁ መተግበሪያዎችን ማውረድ አዳዲስ ነገሮችን እንድማርና አዳዲስ የማላቃቸውን ነገሮችን እንዳውቅ ይረዳኛል። ስለዚህ እኔ መተግበሪያዎችን አወርዳለሁ መተግበሪያዎች የማወርደው በፕሌይ ስቶር አፕሊኬሽን ነው የምጠቀመው። ስልክ አንድሮይድ ስለሆነ መተግበሪያዎቼንም በፕሌይ ስቶር አወርዳለሁ። ስለዚህ መተግበሪያዎችን አወርዳለሁ

እኔ ፎቶዎቼን በቴሌግራም ስቶሪ ላይ አስቀምጣለሁ ምክንያቱም በቴሌግራም ስቶሪ እና በቴሌግራም ሴቭድ ሜሴጅ ላይ ፎቶዎቼን ማስቀመጤ ፎቶዎቼ ሳይጠፉ እና ሳይበላሹ ለረጂም አመታት እንዲቆዩና ወደፊት ታሪክ ሆነው እንድመለከታቸው ለብዙ ሰዎችም እንዳሳያቸው እና ምንም አይነት ፎቶዎቼ እንዳይጠፉ ያደርግልኛል ፎቶዎቼ ለብዙ አመት እንዲቆዩ። እኔ የምጠቀመው ፎቶዬን የምጠቀምበት የመተግበሪያ አይነት ቴሌግራም ነው። ስለዚህ ፎቶዎቼን የማስቀምጠው ቴሌግራም ውስጥ ነው።

ቤተሰብ በአመት አንድ ጊዜ ይሰበሰባል። ይህም በአዲስ አመት ቤተሰቦች ከተለያዩ ሀገሮችና ከተለያዩ ክፍለ ከተማዎች ተገናኝተን አንድ ላይ አዲስ አመትን እናከብራለን ስለዚህ ቤተሰቦች በአመት አንድ ጊዜ እንሰበሰባለን ቤተሰቦች ስለዚህ በአመት አንድ ጊዜ ይሰበሰባሉ።

አዎ ልብሶቼ በስነስርዓት የተቀመጡ ናቸው ያስቀመጥኳቸውም አጣጥፌ ነው አጣጥፌ ደርድሬ በቦታ በቦታቸው አስቀምጣችኋለሁ ሱሪዎችን በአንድ ቦታ ልብሶችን በአንድ ቦታ ጃኬቶችን በአንድ ቦታ ካልሲዎችን በአንድ ቦታ ፓንቶችን በአንድ ቦታ ቦታ ቦታ አድርጌ ለያይቼ ልብሶቼን አጣጥፌና አጥቤ በቆንጆ ሁኔታ አስቀምጣቸዋለሁ። ልብሶቼ በስነ ስርዓት የተቀመጡ ናቸው

እኔ ተፈጥሮአዊ የሆነ ኢንስትሩመንታል መሳሪያ ሙዚቆችን እወዳለሁ። ኢንስትሩመንታል መሳሪያ ሙዚቃዎች ተፈጥሮን እንድንቃኝና ተፈጥሮን እንድንመለከት ያደርጉናል። ስለዚህ እኔ የምወደው የሙዚቃ መሳሪያ ወይም ደግሞ የሙዚቃ አይነት የሙዚቃ መሳሪያዎችን ኢንስትሩመንታል መሳሪያ ሙዚቃ ነው። ኢንስትሩመንታል መሳሪያ ሙዚቃ እወዳለሁ። ተፈጥሮአዊ የሆነ ነገሮችን እንድመለከትና ተፈጥሮን እንዳስብ እና ከተፈጥሮ ጋር ጊዜ እንዳሳልፍ ይረዳኛል። አእምሮዬም እንዲታደስ ይረዳኛል። ስለዚህ እኔ ተፈጥሮአዊ የሆኑ ኢንስትሩመንታል መሳሪያዎችን ሙዚቃ እወዳለሁ።

አዎ እኔ ብዙ ጊዜ አዎንታዊ አስተያየቶችን ተቀብዬ አውቃለሁ ብዙም ጊዜ አዎንታዊ አስተያየቶችን የሚሰጡኝ ሰዎች መልካምና መልካም ስነምግባር ያላቸው ሰዎች ናቸው። ሰው እንዲለወጥና ሰው እንዲቀየር የሚፈልጉ ሰዎች ናቸው። እኔ አዎንታዊ አስተያየቶቼን መቀበሌ ስራዬን እንዳስተካክል፣ በስራዬ ላይ ምን አይነት ጉድለት እንዳለብኝ እንዳውቅ ይረዳኛል። ስለዚህ አዎንታዊ አስተያየቶችን ተቀብዬ አውቃለሁ

ጨው ብዙ አልወድም ጨው መብዛት የኩላሊት በሽታ ሊያመጣብኝ ሰለ ሚችል ኩላሊቲን ሊያሳምምብኝ ይችላል። ጨው ኩላሊት ያሳምማል ሲበዛ ስለዚህ የጨው መብዛት በጣም ኩላሊት ስለሚያሳምም። እኔ ጨው ብዙ አልወድም ጨው በጥቂቱ ነው የምወደው ጨውን በጥቂቱ እጠቀመዋለሁ። በጥቂቱ እወደዋለሁ የጨው መብዛት ለጤናችን ጥሩ አይደለም ስለዚህ እኔ የጨውን መብዛት አልፈልግም። ስለዚህ እኔ ጨውን ብዙ አልወድም ስለዚህ ጨው ብዙ አልወድም

እኔ በእግር ከሰላሳ ኪሎ ሜትር በላይ መጓዝ እችላለሁ። ምክንያቱም እኔ ከልጅነቴ ጀምሮ ነው በእግር መጓዝን የለመድኩት ለአስራ አምስት አመት በላይ በእግር የመጓዝ ልምድ ስላለኝ እኔ ከሰላሳ ኪሎ ሜትር በላይ በአንድ ጊዜ በእግሬ መጓዝ እችላለሁ እኔ በእግሬ መጓዝ ያስተማረኝ አባቴ ነው። ስለዚህ እኔ በ ከአስራ አምስት አመት በላይ በእግር የመጓዝ ልምድ ስላለኝ እስከ ሰላሳ ኪሎ ሜትር ድረስ በእግሬ የመጓዝ ችሎታ አለኝ።

አዎ እኔ ብዙ ጊዜ ፍየል አይቼ አውቃለሁ ምክንያቱም የምኖረው በገጠራማ አካባቢዎች ውስጥ ስለሆነ ብዙ ጊዜ ፍየሎች በየቤቱ ይኖራሉ በየአካባቢው በየሰፈሩ ይኖራሉ። ፍየሎች እና በገጠራማ አካባቢ ስለምኖር ፍየል ማየት የተ የሚዘወተርና ሁል ጊዜ የሚታይና ሁል ጊዜ የማየው ነገር የማውቀው ነገር ስለሆነ እኔ ፍየል አይቼ አውቃለሁ

አዎ በቡድን መስራት እወድሃለሁ በግል ከመስራት ይልቅ በቡድን መስራት ፈጣን እድገት እንዲኖረኝና ለረጅም ጊዜ በገበያ ውስጥ ተወዳጅና ተፈላጊነት ኖሮኝ እንድቆይ ይረዳኛል። ስለዚህ የፈጣን እድገትና ለተፈላጊነት ለተወዳጅነትና ለፌመስነት እና በጣም ተወዳጅና ታማኝነት ያለው የስራ እድገት እንዳገኝ። በቡድን መስራትን እመርጣለሁ በግል ከመስራት ለብቻ ከመስራት ይልቅ በቡድን መስራትን እወዳለሁ

እኔ የምጠቀመው የብርድ ልብስ መጠን ብዛት አንድ ነው ምክንያቱም ያለኝም አንድ ብርድ ልብስ መጠን ስለሆነ ልጠቀም የምችለው የብርድ ልብስ መጠን ብዛት አንድ ነው። እኔ የምጠቀመው የብርድ ልብስ አንድ ብቻ ነው ያለኝም አንድ ብርድ ልብስ ብቻ ነው። ያለው ቤተሰቤ ያላቸው አንድ ብርድ አንድ ብርድ ልብስ ስለሆነ እኔ የምጠቀመው ብርድ ልብስ አንድ ነው።

በበጋ ወቅት ስራ መስራት ያስደስተኛል በበጋ ወቅት ስራ እሰራለሁ ምክንያቱም በጋ ላይ ምንም አይነት ዝናብ ስለሌለ ደስ የሚል የአየር ሁኔታ ነው ያለው በጋ ለስራ እሚመች ወቅት ነው። ስለዚህ እኔ በበጋ ወቅት ስራ መስራት ያስደስተኛል በበጋ ወቅት ስራ መስራት ብዙ ሰዎች ያስደስታቸዋል ስለዚህ እኔም በበጋ ወቅት ማድረግ የሚያስደስተኝ ነገር ስራ መስራት ነው።

እኔ የምወደው መክሰስ አቡካቶ በዳቦ ነው ምክንያቱም ዳቦ በጣም ነው ምወደው አቡካቶ ደግሞ ተፈጥራዊ የሆነ የፍራፍሬ አይነት ስለሆነ እኔ አቡካቶ በዳቦ መክሰስ ላይ መመገብ ያስደስተኛል። የምወደው መክሰስ አቡካቶ በዳቦ ነው። እና ብዙውን ጊዜ የምመገበው መክሰስ መክሰስ ላይ አቮካቶ በዳቦ ነው አቮካቶ በዳቦ መመገብ በጣም ተፈጥሮአዊና ጤናማ የምግብ አይነት ሲልሆነ እኔ ያስደስተኛል። የምወደው የመክሰስ አይነት አቦካቶ በዳቦ ነው